ግጭቶችን ማስተካከል ትችላለህ ለሚለው አዎ ግጭቶችን ማስተካከል እችላለሁ። ለሚደርሰው ማንኛውም ግጭት ወይ ደግሞ ለሚደርሰው ማንኛውም ጉዳት ፈጣን የሆነ መፍትሄ መስጠት እችላለሁ። ወይ በሙያዬ ወይ አስፈላጊ በሆነው ነገሮች ሁሉ። ለግጭቶች አስቸኳይ የሆነ መፍትሄ እሰጣለሁ። ምክንያቱም ወይ በስራ ላይ ለሚያጋጥሙ ችግሮች ወይ ቶሎ መልስ የሚፈልጉ ጥያቄዎች ካጋጠሙ። ቶሎ ለግጭቶች ቶሎ መፍትሄ እሰጣለሁ። ለሚጠበቅብኝ ነገር ሁሉ ቶሎ ነው መፍትሄ የምሰጠው መግለጫ የምሰጠው። ምክንያቱም በራሴ ምተማመን ሰው ስለሆነ። ለሚደርስብኝ ማንኛውም ነገር። ቶሎ መፍትሄ ሰጣለሁ። እና ለግጭቶች ቶሎ መፍትሄ እሰጣለሁ ቶሎ ማስተካከል እችላለሁ ማለት ነው

ስነ ጥበብን ትወዳለህ? ለሚለው አዎ ስነ ጥበብን በደንብ ነው የምወደው ጥበብን በደንብ ነው የማደንቀው። ጥበብ ስንል ግን የተለያዩ የጥበብ አይነቶች አሉ። የስዕል ጥበብ አለ። የበህል ጥበብ አለ። የውዝዋዜ ጥበቦች አሉ። እኔ ግን ከእነዚህ ውስጥ ይሄ የምወደው የስዕልን ጥበብ ነው የስዕልን ጥበብ በደምብ ነው የምወደው። ምክንያቱም የምወድበት ምክንያት የስዕል አፍቃሪ ስለሆንኩ ነው። ስዕልን በብዙ መንገድ መግለጽ እንችላለን። ይሄ ነው ጥበብ ብለን የምንጠራው ማለት ነው። እና ጥበብን በጣም ነው የምወደው። የምወድበትም ምክንያት መልእክት ማስተላለፍ ስለሚችል ነው። ጥበብ በጣም እወዳለው። ብዙ አይነት ጥበቦች አሉ። ከዛ ውስጥም የስዕል ጥበብ በጣም ነው የምወደው በጣም ነው የሚመቸኝ ማለት ነው።

የቤትህ ጣሪያ በምንድነው የተሰራው ለሚለው? የቤቴ ጣሪያ የተሰራው በቆርቆሮ ነው። በብዙ አይነት መንገድ የቤት ጣርያ ልሰራ ይችላል። በተለያዩ ማቴሪያሎች ሊገነባ ይችላል። ለምሳሌ በአዳማ ቆርቆሮ በሚባል ጋልቫናይዝ በተደረገ ቆርቆሮ ሊገነባ ይችላል። ሁለተኛ በሻክላ ሊሰራ ይችላል። በሻክላ ደግሞ የሚሰራ ውሃው አንድ አይነት ሁራጃር ሆኖ እንዲወርድ ከተፈለገ ነው። ሶስተኛው በገጠር ከሆነ ደግሞ በጭድ ሊሰራ ይችላል። መደበኛው ግን በቆርቆሮ ነው የሚሰራው። እና እኔ የምኖርበት ቤት ጣሪያው የተሰራው በቆርቆሮ ነው። በስሷ ቆርቆሮ ማለት ነው። አሁን የምኖርበት ቆርቆሮ ነው የተሰራው ማለት ነው።

የስራ ምግባር ታከብራለህ የሚለው አዎ የስራ ምግባርን እከብራለሁ። ምክንያቱም አንድ ስራ የራሱ የሆነ ኢቲክስ ወይ ስነ ምግባር ያለው ስለሆነ። የስራ ስነ ምግባርን አከብራለሁ ምክንያቱም በምሰራበት ቦታ የተለያየ አይነት የስነምግባር አይነቶች ስላሉ አከብራለሁ። አሁን ለምሳሌ በስራ ቦታ ላይ የደህንነት ስነ ምግባር ሊኖር ይችላል እሱም በስራ መስክ ላይ አደጋ እንዳያጋጥመን ለራሳችን ቀድመን መውሰድ ያለብን። አክሽን ወይ ደግሞ ጥንቃቄዎችን እንድናደርግ ስነምግባሩ ያዘናል። ስለዚህ በስራ ላይ ይሄንን እናከናውናለን ማለት ነው። ሁለተኛ ደግሞ የስራ ስነ ምግባር ማለት ስራችንን በተገቢው ሰዓት በመደበኛ ሰዓት ገብተን በመደበኛ ሰዓት እንድንወጣ። የስራ ስነምግባራችን ያዘናል በዚህ መሰረት እሱንም የማክበር ግዴታ አለብን ማለት ነው።

የድርጅቱን ባህል ትወደዋለህ ለሚለው? አዎ የድርጅቱን ባህል እወዳለሁ። ምክንያቱም የድርጅቱ መርህ እስከሆነ ድረስ የድርጅቱን ባሀል የመውደድ ግዴታ አለብኝ። ምክንያቱም ሚከፍለኝ ድርጅቴ ስለሆነ። የድርጅቱን በሀል ግዴታህ የማክበር የመውደድ። ሀሳቤ የመስጠት ግዴታ እስካለብኝ ድረስ ድርጅቱን በዓል አከብራለሁ። ምክንያቱም ደሞዝ የሚከፍለኝ ድርጅቴ ነው። በዛ መሰረት። እስከከፈለኝ ድረስ ግዴታ እሱ የሚያስቀምጠውን ፕሮቶኮሎች እሱ የሚያስቀምጠውን ዝርዝሮች የመቀበል ግዴታ አለብኝ። እሱን ካልተቀበልኩ ያው ከስራ ልሰናበት ስለምችል። ግዴታ እሱ በሚለው መንገድ መሄድ ግዴታ እስካለብኝ ድረስ። የድርጅቱን ባህል አከብራለሁ። የድርጅቱን በዓል እወደዋለሁ ማለት ነው።

የተበላሸ ነገር ማስተካከል ትችላለህ ለሚለው? አዎ የተበላሸ ነገሮችን አስተካክላለሁ። አሁን ለምሳሌ በምኖርበት በቤቴ ውስጥ አንዳንድ ነገሮች ሊበላሹ ይችላሉ። ለምሳሌ እንደ ኤሌክትሮኒክስ አይነቶች ትንንሽ ነገሮች እንደ ራዲዮ አይነቶች። ሊበላሹ ይችላሉ እነሱ ሲበላሹ ቤት ውስጥ አስተካክላለሁ። ሁለተኛ ደግሞ በስራ መስክ ላይ አንዳንድ ጊዜ ሊበላሽ ይችላል በዛ ሰዓትም አስተካክላለሁ። ሁለተኛ ደግሞ ሶስተኛ ደግሞ የተበላሸ ነገር ማስተካከል ትችላለህ ለሚለው? አጉል አይነት ፀባይ ካለኝ እሱንም አይቼ ስለማይጠቅመኝ አስተካክላለሁ። ብዙ ጊዜ ግን የተበላሹ ነገሮችን የማስተካክለው ቤት ውስጥ ቁሳቁስን ወይ ኤሌክትሮኒክሶችን እነሱን ከተበላሹ አስተካክላለሁ ማለት ነው።

ልብሶችን በስነ ስርዓት የተቀመጡ ናቸው ለሚለው አዎ ልብሶቼን በስነ ስርዓት ነው የማስቀምጠው። የታጠቡትንም በአንድ ተርታ የቆሸሹትንም በአንድ ተርታ ሊታጠቡ የደረሱትንም በአንድ ተርታ አድርጌ ነው ልብሶቼን በስነ ስርዓት የማስቀምጠው። ልብሶቼን ሱሪውንም ለብቻው አነጣጥፌ ሸሚዝም ለብቻው ለብቻው አደርግና እነዚህ የታጠቡትን ቁም ሳጥን ውስጥ አስቀምጣቸዋለሁ። ያልታጠቡትን ደግሞ አንድ ላይ ሰበስብና በአንድ ባስኬት ውስጥ አስቀምጣቸዋለሁ። ብዙ ጊዜ ልብሶችም በስነ ስርዓት ነው የማስቀምጠው ስገባ ገብቼ የማወልቀውን የታጠቡ ውስጥ አላስቀምጥም ጥግ ነው የማስቀምጠው። ልብሶቼም በስነ ስርዓት የታጠቡ ቢሆንም አንድ ላይ ያልታጠበውንም አንድ ላይ ከፋፍዬ በስርዓቱ አስቀምጣለሁ ማለት ነው።

ማር ትወዳለህ ለሚለው አዎ ማርን በጣም ነው የምወደው። ማርን ጠዋት ከእንቅልፌ ተነስቼ ቁርስ ከመብላቴ በፊት ማርን ሁለት ማንኪያ እበላለሁ። ምክንያቱም ማር በተፈጥሮ ሆድን የማጥራት ሀይል ስላለው ጠዋት ተነስቼ ቁርስ ከመብላቴ በፊት ማርን ሁለት ማንኪያ እጠቀማለሁ። ከዛን ማርን በዳቦ እመገባለሁ። ማር ለጤና በጣም ብዙ አይነት ጥቅሞችን ይሰጣል። በውስጡ ፕሮቲን የመሳሰሉ ነገሮች ስላሉት ማር በሽታ የመከላከል አቅሙ ከፍተኛ ስለሆነ ማርን እመገባለሁ። በሳምንት ከሶስት እስከ አምስት ጊዜ ማርን እመገባለሁ። በዳቦ ላይ ቀብቼ ልበላ እችላለሁ። ብዙ ጊዜ ግን ለጤና ከቁርስ በፊት ሁለት ሁለት ማንኪያ ማርን እጠቀማለሁ። ከስፖርት መልስም ማርን ልጠቀም እችላለሁ። ማርን በጣም ነው የምወደው።

የሙዚቃ መሳሪያ መጫወት ትችላለህ ለሚለው? አዎ የሙዚቃ መሳሪያ መጫወት እችላለሁ። መጫወት የምችለውም ጊታርን መጫወት እችላለሁ። ፒያኖንም መጫወት እችላለሁ። እነዚህን ሁለቱንም የሙዚቃ መሳሪያዎችን በደንብ ነው የምትጫወታቸው። መጫወትም የለመድኩበት ምክንያት ቸርች ስለምናገለግል። በዛ ሰዓት እነዚህን መሳሪያዎች የመለማመድ ቻንሱ አጋጥሞኝ ነበረ። ስለዚህ እነዚህን ሁለቱ መሳሪያዎችን። ተለማምጄ እዛ ሳገለግል እነዚህ ሁለቱን መሳሪያ እመታለሁ። በተለይ ፒያኖን ፒያኖ በጣም የምወደው የሙዚቃ መሳሪያ አይነት ነው። ፒያኖ ሲደብረኝም እጫወታለሁ። አንድ አንዴ ደግሞ ለጓደኞቼም እጫወትላቸዋለሁ። ፒያኖ በጣም ደስ እሚለኝ የሙዚቃ መሳሪያዎች ውስጥ አንዱ ነው ማለት ነው።

ምን አይነት ጥቅማ ጥቅሞች አሉ ለሚለው በስራ መስክ ላይ ስሆን ብዙ አይነት ጥቅማ ጥቅሞችን ልናገኝ ወይ ላገኝ እችላለሁ። ለምሳሌ ስራ ላይ ሆኜ የማገኛቸው ጥቅሞች አንደኛ ጫማዎችን ጥቅማ ጥቅም ላገኝ እችላለሁ ሁለተኛ ደግሞ ድርጅቱ ካመረተው ትርፍ አንፃር ካመረትን ቦነስ ልናገኝ እንችላለን። ሶስተኛ ደግሞ የተለያዩ የንጽህና መገልገያዎችን ልናገኝ እንችላለን። ለምሳሌ እንደ ሶፍት አይነት፣ እንደ ሳሙና አይነት እ እንደዚ አይነት ነገሮችን ልናገኝ እንችላለን ብዙ ጥቅማ ጥቅሞችን አገኛለሁ። ስፔሻሊ ግን የገንዘብ ጥቅማ ጥቅሞችን አገኛለሁ። እ የንጽህና መጠበቂያም እንደዚህ አይነት ነገሮች ጥቅማ ጥቅሞችን አገኛለሁ ማለት ነው።

በስልክህ ገንዘብ ትልካለህ ለሚለው? አዎ በስልክ ነው ገንዘብ የምልከው። ምክንያቱም ደህንነቱ የተረጋገጠ ስለሆነ። ሴፍቲውም የተጠበቀ ስለሆነ። ካሽ ይዞ ከመሄድ በገንዘብ ወይ በስልክ ገንዘብን መላክ። ተመራጭ ነው። ምክንያቱም አሁን ባለው ቴክኖሎጂ ሁሉም በሞባይል ስለሆነ የሚከናወነው። ገንዘብ ይዞ መሄድ ደግሞ በዚህ ሰዓት ላይ ለደህንነት አስጊ ስለሆነ። ብርን በስልክ ነው እምልከው። በተለያዩ በ አይነት የስልክ ብር መላኪያ መንገዶችን እጠቀማለሁ በቴሌ ብር ወይ በባንክ አፕወችን ልጠቀም እችላለሁ። ስልክን ብርን በስልክ ነው እምልከው። ምክንያቱም ካሽ ይዞ መሄድ ለደህንነት ጥሩ ስላልሆነ። ለደ ዋስትናም ስለሌለው። በዚህ አንፃር ብዙ ጊዜ እምጠቀመው የ ገንዘብን ለመላክ ስልክን ነው የምጠቀመው ማለት ነው።

መብራት ሲቆራረጥ ምን ታደርጋለህ ለሚለው? መብራት ሲቆራረጥ የማደርገው አንደኛ ባለሙያ መጥራት ነው ምክንያቱም የመብራት እውቀት የተማረ ሰው ስለሚፈልግ እንደዚህ አይነት ነገሮች ላይ ብዙ ጊዜ አልገባም ባለሙያ ነው የምጠራው። ትንንሽ የቤት ኬዞች ግን የተቆራረጡ የኤሌክትሪክ አይነቶች ከሆኑ ግን ለራሴ ነው መፍትሄ የምሰጠው። መብራት ሲቆራረጥ ትልልቅ አይነት ስቶሬጅ ከሆኑ ግን ባለሙያ ነው የምጠራው ባለሙያውን ጠርቼ መጥቶ ባለሙያው ይሰራል እንጂ እኔ እንደዚህ አይነት ነገር አላደርግም። ግን ብዙ ጊዜ መብራት ሲቆራረጥ እኔ የማደርገው ባለሙያ መጥራት ነው። ሁለተኛ ደግሞ መብራት ሲቆራረጥ የማድረገው ቆጣሪ ማጥፋት ነው። በቅርቤ ያሉትን ደረቅ ነገሮችን አርቃለሁ። ቆጣሪ ነው ብዙ ጊዜ የማጠፋው አንደኛ መብራት ሲቆራረጥ ባለሙያ ነው የምጠራው። ሁለተኛ ደግሞ ቆጣሪ ነው የማጠፋው ማለት ነው።

ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው? በሳምንት ሁለት ቀን ወደ ገበያ እሄዳለሁ። በአካባቢያችን ያለው ገበያ በሁለት ስለሆነ በሳምንት ሁለት ቀን ነው ምሄደው እሱም በማክሰኞ ትንሽ አነስ ያለሽ ገበያና ቅዳሜ ደሞ በደንብ ትልቅ ገበያ አለ። በእነዚህ ሁለት ቀናቶች ነው ገበያ የምሄደው ብዙ ጊዜ ግን ገበያ የምሄደው ቅዳሜ ነው። ምክንያቱም ቅዳሜ በአካባቢያችን ትልቅ የገበያ ስላለ። በዛ ሰዓት ሁሉም የምፈልጋቸው ምርቶች አታክልቶች ፍራፍሬዎች ጥራጥሬዎች። እኔ መግዛት ምፈልጋቸው እቃዎች ሁሉ በዛን እለት በዛን እለት ገበያ ስላሉ። ቅዳሜ ነው የሄደው። አብዛኛው የምጠቀሙ ቅዳሜን ነው። ግን በሳምንት ሁለት ቀን ገበያ ሄዳለሁ ማለት ነው። በሳምንት ሁለት ቀን

በልጅነቴ የምወደው ጨዋታ በጣም ብዙ ነው። በልጅነቴ ብዙ አይነት የልጆች ጨዋታዎችን ተጫውቻለሁ። ለምሳሌ አባሮሽን ተጫውቻለሁ አባሮ በመያዝ አኩኩሉ የሚባል ጨዋታ ነበረ። ተደብቆ ሁሉም ይደበቅና አንድ ሰው ቆጣሪ ሆኖ ይቆጥራል ከዛን ሁሉም ከተደበቀበት ይወጣል ይሄን ተጫውቻለሁ። ሶስተኛ ብይ ተጫውቻለሁ። አራተኛ ኳስ ተጫውቻለሁ። አምስተኛ ጥባጥቤ የሚባል ሁላችንም ተራ በተራ የምንሸካከምበት ጨዋታን ተጫዋቻለሁ። ስድስተኛ እንካ ሰላምቲያ የሚባል ጨዋታ አለ። በአፍ የሚደረግ ጨዋታ ነው። እሱንም ተጫውቻለሁ። እኔ ግን በልጅነቴ በጣም የምወደው ጨዋታ አባሮሽ ነበረ ማለት ነው።

ደንበኞች ጋር ትሰራለህ ለሚለው? ከደንበኞቼ ከአጋሮቼ ጋር አዎ አሰራለሁ ምክንያቱም እኔ ብቻ አንድ ሰው ስራን ከሚሰራ ተባብረን ብንሰራ መልካም ነው ስራውም ይሄድልናል። ምክንያቱም እኔ ማላቀውን እነሱ ሊያውቁ ስለሚችሉ ወይ ደግሞ እኔ ማላቀውን እነሱ ሊያውቁ ስለሚችሉ እነሱ ሚያውቁትን ወይ እነሱ የማያውቁትን እኔ የማውቀው ስለሚችል። ከደንበኞቼ ጋር ወይ ደግሞ ከጓደኞቼ ጋር ስራን እሰረለው ተያይዘን ለማደግም ጥሩ ምርጫ ነው። ያወቀውን ለማሳወቅ የማያውቀውንም ለማሳወቅ ጥሩ ስለሆነ። ተከባብረን ከጓደኞቼ ጋር እንሰራለን ኢንፎርሜሽን ሼር እንደራረጋለን የምናውቀውን ይሄ ነው ለእድገታችንም መሰረት የሆነው። ከወን ደንበኞቻችን ጋር አብሬ እሰራለሁ

ዳቦ ማብሰል ትችላለህ ለሚለው? አዎ ዳቦ ማብሰለን ዳቦ ማብሰል እችላለሁ። በእኛ አካባቢ ዳቦ በሁለት አይነት ሊበስል ይችላል ወይ በማሽን ነው አልያም ደግሞ በኤሌክትሪክ ሊበስል ይችላል። እኔ ማብሰል የምችለው ዳቦ ጣፋጭ የሆኑ ዳቦዎችን ጣፋጭ ስኳር ወይ ደግሞ ማር ተደርጎባቸው የሚሰሩ ዳቦዎችን አዘጋጃለሁ መስራት እችላለሁ። ሌላኛው ደግሞ ከስንዴ ስንዴ ተፈጭቶ በእሳት የሚጋገር ዳቦ አዘጋጃለሁ። በጣፋጭ የሚሰራው ግን በኤሌክትሪክ ስለሆነ እሱን አዘጋጃለሁ በቤት ውስጥ በትንሽ ማቴሪያሎች የሚዘጋጅ የዳቦ አይነት ስለሆነ ጣፋጭ የዳቦ አይነት እሱን በቤት ውስጥ አዘጋጃለሁ። የስንዴውንም በእሳት በማብሰል ዳቦውን አዘጋጃለሁ ማለት ነው።

እኔ በትምህርት ቤት በምማርበት ወቅት የምወደው የትምርት አይነት ባዮሎጂን ነው። ስለ ባዮሎጂን በጣም ነው የምወደው ምክንያቱም የምወድብህ ምክንያት ባዮሎጂ የሚያጠናው ስለ ሊቪንግ እና ነን ሊቪንግ ቲንግስ የሆኑ የሆኑ ነገሮችን ስለሚያጠና ባዮሎጂን በደንብ ነው የምወደው በደንብ ነው የምከታተለው። በትምህርት እውቀቴም ባዮሎጂ በጥሩ ውጤት ነው ተምሬ ያለፍኩት በጣም የምወደው ቀለል የሚቀለኝም የትምህርት አይነት የሚኖር ባዮሎጂ ነው። ባዮሎጂ በጣም ደስ የሚል የትምህርት አይነት ነው። ሁለተኛ ደግሞ የምወደው የትምህርት አይነት ኬሚስትሪ ነው የኬሚስትሪም በጣም ነው የምወደው። ምክንያቱም የሚያጠናው ስለ አቶም ስለ ኮምፖነንት ስለተለያዩ ነገሮች ስለሆነ እንደዚህ አይነት ነገሮች ደግሞ በጣም ስለሚስቡኝ ኬሚስትሪንም በጣም የምወደው። በተለይ ግን ሁሉም አብልጬ የምወደው ባይሎን ጂን ነው ማለት ነው።

ምን አይነት ዳቦ ትወዳለህ የሚለው እኔ የምወደው የዳቦ አይነት በባህላችን መሰረት ከስንዴ የሚዘጋጅ ዳቦን ነው የምወደው። ስንዴ ተፈጥቶ የሚዘጋጅ በእሳት የሚዘጋጅ የዳቦ አይነት ነው በባህላችን መሰረት እሱን ነው የምወደው። ብዙ አይነት የዳቦ አይነቶች አሉ። አሁን በባህላችን መሰረት ለምሳሌ ከፍርኖ ዱቄት የሚዘጋጅ ዳቦ አለ። የሚዘጋጀው ከኤሌክትሪክ ጋር ኤሌክትሪክ ነው የሚያመስለው። የተለያዩ ጣፋጭ ተጨምሮባቸው የሚዘጋጁ የዳቦ አይነቶች አሉ። ለምሳሌ እንደ ስኳር፣ እንደ ማር፣ እንደዚህ አይነቶች ተጨምሮ የሚዘጋጁ ጣፋጭ እንዲኖራቸው አድርጎ የሚዘጋጁ የዳቦ አይነቶች አሉ። እኔ ግን በጣም የምወደው የዳቦ አይነት የስንዴ ዳቦን ነው ማለት ነው።

አካባቢውን ይወዱታል? ለሚለው አዎ! አካባቢውን በጣም ነው የምወደው ሁለት አይነት አካባቢ ነው ያለኝ። ለምሳሌ: የመኖሪያ ስፍራ አካባቢዬን በጣም ነው የምወደው። የምወድበት ምክንያት በቤቶች የተሞላ ስለሆነ በአረንጓዴ ዛፍ በአረንጓዴ እጽዋቶች የተከበበ ቦታ ንጹህ ተፈጥሮ ቦታ ስለሆነ ቆሻሻ የማይጣልበት ቦታ ስለሆነ መንገድ ያለው የራሱ ፍሳሽ ማስወገጃ ያለው አካባቢ ስለሆነ አካባቢዬን በጣም ነው የምወደው። ሁሉም መሰረተ ልማት ሁሉም ኢንፍራስትራክቸር የተሟላበት አካባቢ ነው። እኔ የምኖርበት አካባቢ በጣም ነው የምወደው። ሁለተኛ የስራዬንም አካባቢ በጣም ነው የምወደው። በጣም ወድጄ ነው የምሰራው። ግን የምኖርበትን አካባቢ በጣም ነው የምወደው። ሁሉም ነገር የተሞላለት ሁሉም ነገር በአረንጓዴ የተሸፈነ በዛፎች የተከበበ ስለሆን አካባቢዬን በጣም ነው የምወደው አሁን።

ጥላ ወይስ ፀሀይን ትመርጣለህ ለሚለው እኔ ጥላን ነው የምመርጠው። ምክንያቱም የሰውነቴ ቆዳ ጠይም ስለሆነ ሰውነቴ አላርጂክ የፀሀይ አላርጂክ ስላለው ብዙ ጊዜ እኔ የምመርጠው ጥላን ነው። ብዙ ጊዜ ጥላዎችን ይዤ ሄዳለሁ ወደ ፀሀይ አልወጣም አልችልም ከፍተኛ የራስ ምታት ስላለብኝ። ራስ በረሃም ስለሆንኩኝ እኔ የምመርጠው ጥላን ነው። የምሰራበትም ቦታ ጥላ እንዲሆን ነው የምፈልገው ብዙ ጊዜ ፀሀይ ውስጥም ሆኜ ኮፍያዎችን አደርጋለሁ። ጥላ ጥላ ስር ነው የምሄደው። ምክንያቱም የፀሀይ ኢንፌክሽን ስላለብኝ። ሁሌ ጥላን ነው የምጠቀመው። ፀሀይን አልችልም በጣም ስለምታቃጥል ስለዚህ እኔ ጥላን ነው የምጠቀመው ማለት ነው። ብዙ ጊዜ

በመስኮት ጎን መቀመጥ ትወዳለህ? ለሚለው አዎ ብዙ ጊዜ ጉዞዎችን በማደርግበት በመኪና በሚሄድበት በአይሮፕላን በሚሄድበት ጊዜ በመስታወት ጎን ነው የምቀመጠው። ምክንያቱም አካባቢዎችን እያየሁ ስለሚሄድ። ብዙ ማላቃቸው ቦታዎችን በመስታወት አጠገብ ቁጭ ብዬ አካባቢዎችን እያየሁ ብዙ የኢንቫይሮመንት እየተለማመድኩ። እየጎበኘው ስለሚሄድ ብዙ ጊዜ ከመስታወት አጠገብ ነው የምቀመጠው። ምክንያቱም ከመስታወት አጠገብ ስቀመጥ እዝናናለሁ ሰላም ይሰጠኛል ሰዎችም አይረብሹኝም። ነጻነት ስለምፈልግ በጉዞ ላይ ብዙ ጊዜ ከመስታወት አጠገብ ነው የምቀመጠው። አከባቢዎቼን ለማየት ስለሚያመቸኝ ብዙ ጊዜ ከመስታወት ጎን መቀመጥ በጣም ነው መርጠዋ።